በነገራችን ላይ ኢትዮጵያዊ ሆነህ ገንፎን አለመብላት አትችልም ምክንያቱም በብዙ ነገሮች ውስጥ የሚገናኝ ነው ለምሳሌ ቁርስ ላይ ገንፎ ተሰርቶልህ ልበላ ትችላለህ። ከዛም አልፎ ደግሞ አራስ ስትወልድ ደግሞ የሚሰራው ገንፎ ነው አራት ልትጠይቅ ከሄድክ ምን እሚሰራልህ ላንተ ገንፎ ነው። ስለዚህ ገንፎን አለመብላት አይቻልም ገንፎን አዎ በሚገባ ጥርግ አድርጌ ነው ምበላው።

ብዙን ግዜ ከስራ በኋላ የማዘወትራቸው ነገሮች የሉም ወደ ቤት መግባትን ነው ምመርጠው። ወደ ቤት ከገባሁ በኋላ ደግሞ ለራሴ የምበለውን ምግብ ማብሰል የመጀመሪያው ምርጫዬ ነው ከዛ በኋላ እረፍት አደርጋለሁ። የማነባቸው ነገሮች ካሉ እነሱን አነባለው። ስልኬ ላይ የተወሰነ ግዜ አሳልፋለው። ከዛ በኃላ ወደ እንቅልፍ ነው ላመራ የምችላው። ብዙ ግዜ ከስራ በኃላ የማደርጋቸው ነገሮች እነዚ ናቸው።

በእግር መሄድ ላይ እንኳን አልታማም። ችግር የለብኝም የፈለገ ያለ ርቀት ቢሆን እንደውም በትራንስፖርት በመኪና ከመንቀሳቀስ በእግሬ መሄድን ነው እኔ ምመርጠው። እና በቀን ከሁለት ሰዓት ወደ ሁለት ሰዓት አካባቢ የሚሆነውን በእግር እንቅስቃሴ የሚሄድበት ጊዜ ይኖራል። ስለዚህ ረጅም ርቀት የመሄድ አቅም አለኝ ማለት ነው። ስለዚህ አልታማም በዚህ ጉዳይ

የምትወደው መጽሐፍ ስትለኝ ርዕስ እየጠየከኝ ነው ብዬ ነው እያሰብኩ ያሉት እና ከአለማዊ መጽሐፍት ብዙ ያነበብኩኝ አይመስለኝም። ማንበብ ላይ ጥሩ አይደለሁም መሰለኝ አንተ ከዚህ በፊት አነባለሁ ብዬ ነበር። አሁን ላይ ግን ራሴን ስገመግመው ጥሩ አይደሉም ማንበብ ላይ ነገር ግን መንፈሳዊ መጽሐፍትን ባነባችሁ ደስ ይለኛል። ምክንያቱም ሰው በመንፈስ መጎልበት አለበት። ስለዚህ መንፈሳዊ መጽሐፍትን አንብብ እልሃለሁ እኔ አንተን ማለት ነው

ሆዴን አታስብሰው እስቲ የሆነ ሰዓት ላይ በቃ ቤት ዶሮ ማርባት ጀመርን እና ወደ ሃምሳ ምናምን ዶሮዎች አስገባን ቤት ውስጥ ማለት ነው። ከዛ የሶስት ወር የሳምንት የአስራ አምስት ቀን ነገር ነበሩ ወደ እኛ ጋር ስመጡ ማለት ነው እኛ ጋር የተወሰነ ጊዜ ቆይቷል። ያው በነበሩበት ጊዜ በሽታ ስለገባባችሁ ሁሉም ማለት ይቻላል አልሞቱም። ስለዚህ ስለ ዶሮዎች ስታነሳ በቃ የሌለ ነው ሆድ የሚብሰኝ ማለት ነው።

የህንድ ፊልም አይተህ ታውቃለህ? የህንድ ፊልም ላይ ምን ያደርጋሉ መሰለህ ዝናብ ሲዘንብ ይወጡና ዝናብ ይደበደባሉ ምናምን። የሌለ የፍቅር ፊልም ይሰሩብናል እኛ ደግሞ የለንም ብቸኞች ነን። ብቸኞች ደግሞ ምን ያደርጋሉ? ዝናብ ሲዘንብ ጥቅለሌ ብለው ይተኛሉ። ፊልም ላይ አይተ ከሆነ ማለት ነው። የተጎዳ ሰው ምናምን ነገር እንደዚህ አይነት። እንትን እንዲሰማህ ምናምን ነገር አይደለም ግን በቃ የማደርገው ይሄንን ነው

ያለ ምክንያት የተፈጠረ የሰውነት አካል የለንም አይደለ ስለዚህ አንደኛው የሰውነት አካል ምኔ ነው እጄ ነው እጄ ደግሞ ምን ለማድረግ ነው የተፈጠረው ስትል እ እጅ ሊሰራ ነው የተፈጠረው ስለዚህ በእጅ የሚሰሩ ነገሮችን እንሰራለን። ለምሳሌ ይሰማል ይሄ አሁን እያወጣሁት ያለሁት ድምጽ። ይሄ የሰው ለመጥራት ወይ ለሙዚቃ ምናምን ነገር የምንጠቀምበት ነው። ስለዚህ አንደኛው ስራ ይሄ ነው ስለዚህ እጄ ስራ ይሰራል

ለምን እንደሆነ አላውቅም ቁም ነገር ላይ እስከዚህም ነኝ። ብዙ ሰዓት መቆየት አልችልም ቁም ነገር ላይ ማለት ነው። ነገሮችን እንዳለ ወደ ቀልድ መውሰድ እወዳለሁ። እያዋዛ ሲሆን ነው ነገሮች ደስ የሚሉት። ቁም ነገር ላይ ክችች ካልክ ይደርቃል ሁሉም ነገር ይደርቃል እና ደረቅ ነገር ደግሞ ጥሩ አይደለም ለጤናም ታውቃለህ። ስለዚህ ወዛ እንዲል ምን ታደርጋለህ? ቀልድ ታመጣለህ ቀልድ ነው ብዙ ነገሮችን ያሳማራቸው

በብዙ ህዝብ መካከል መሆን ትችላለህ ወይ? ይመስለኛል ጥያቄህ እና ችግር የለብኝም እኔ ብዙ ህዝብ ሆነ ትንሽ ህዝብ ሆነ ችግር የለውም አብሬ እሆናለሁ። ያን ያህል የሚያመጣብህ ችግር የለም እኮ ሰው ናቸው እነሱም አንተም ሰው ነህ። የተፈጠርከው ደግሞ ከሰው ጋር ልትኖር ነው በሰው መሃል ልትኖር ነው በሰው መሃል ልትመላለስ ነው። እንደዛ ብዬ አምናለሁ እና ከሰው ጋር መሆን ችግር የለብኝም። እንደውም አሪፍ ይሆናል መሰለኝ

የምትጠይቀኝ ጥያቄዎች ሁላ አንዳንዴ ይገርሙኛል ታውቃለህ እኛን የኛን ባህል አታውቅም ማለት ነው አንተ እኛ ያደግንበት በዓል እንዴት ነው ስትል? ኤሌክትሪክ አሁን ነው የመጣው በነገራችን ላይ ኤሌክትሪክ አሁን ነው የመጣው በፊት ይበሰል የነበረው በእንጨት ነው በከሰል ነው። ከዛ ደግሞ አልፎ አልፎ የቡትጋዝ አለ። እና ብዙ ጊዜያችን ስናበስል የነበረው በእንጨት ነው በእንጨት እሳት ማለት ነው። ስለዚህ ለሱ አዲስ አይደለንም እና በደንብ ነው የምናውቀው

ማንቂያ ሰዓት ወይም አላርም ትሉታላችሁ መሰለኝ እና እኔ አሁን እሱ ችግር የለብኝም ሌሊት ነቃለሁ ባይገርምህ አስራ አንድ ሰዓት አስር ተኩል ምናምን ነው የምነቃው። መነሳት ካለብኝ ሰዓት ቀድሜ ማለት ነው ስለዚህ ለምንድነው የምጠቀመው አላማው የማንቂያ ሰዓት ምንድነው? ሰውን ቀድሞ መቀስቀስ አይደለ። ቀድሜ የምነሳ ከሆነ ለኔ ምን ይሰራልኛል? ስለዚህ እኔ በተፈጥሮ ፈጣሪ ንቁ አድርጎ ነው የፈጠረኝና አመሰግነዋለሁ

ግጭቶችን ማስተካከል ማለት ሁለት የተጣሉ ሰዎችን ማስተረቅ ወይም በተፈጠሩት ችግሮች መካከል ገብቶ ሰዎችን እንዲስማሙ ማድረግ ምናምን አ? እሱ ላይ እንኳን ጥሩ አይምስ አይደለሁም ነገሮችን የማባብስ ይመስለኛል። ግን ከልቤ ብዬ ልስራው ብዬ ካሰብኩኝ እሱንም ማድረግ አይቀተኝም። ምክንያቱም ውስጤ እንደዚ አይነት ነገር ስላለ

አዘጋጃለው እንዴ አንተ አንዳንዴ እራሴን እንድጠይቅ እያረከኝ ነው አስቤው አስታዉሼው አላውቅም እና ብዙ ሰነድ ግን የማዘጋጅ ይመስለኛል። አዎ ለተለያዩ ነገሮች ሰነዶችን አዘጋጃለው። እነሱን ያዘጋጃቸውን ደግሞ በመዝገብ እሰንዳለሁ ስለዚህ። ሰነዶች አዘጋጃለሁ ማለት ነው። ስለዚህ ቁጥራቸው ብዙ ይሁን አይሁን አላውቅም ግን በብዙ ይመስሉኛል ስለዚህ ብዙ ሰነዶችን አዎን አዘጋጃለሁ

ቡና መፍጨት ታውቃለህ ወይ ብለህ እኔን ትጠይቀኛለህ? አንተ ቡና መፍጨት ያልከውን የኛ እናቶቻችን ምን ይሉታል መሰለህ ቡና መውቀጥ። አሁን ነው በኤሌክትሪክ ሲመጣ ነው ቡና ወደ መፍጨት የተሄዱ እንጂ በፊት በነበሩ ምን አለ መሰለህ? ሙቀጫ አለ ከዛ ደግሞ ዘነዘና አለ። በሙቀጫና በዘነዘና ቡናው ይቆላና ወዴት ይገባል ወደ ሙቀጫው ከዛ በዘነዘናው እየደበደብከው ቡናው ይፈጭ ነበር። አሁን ነው በኤሌክትሮኒክስ መጥቶ ቡና የሚፈጨው እንጂ በፊት ይወቀጥ ነበር። ይጠቅምሃል ያዘው

ሰንደል ትለብሳለህ አይባልም በነገራችን ላይ ሰንደል እንግሊዘኛ ቃል ነው። በአማርኛው ሰንደል ምን ማለት እንደሆነ ታውቃለህ? ልንገርህ አንተ የማታውቅ ከሆነ ልንገርህ። ሰንደል ነጠላ ጫማ ነው የሚባለው ነጠላ ጫማ እግር ላይ የሚጠለቅ ጫማ ማለት ነው። እና ሰንደል አይለበስም ሰንደል በእኛ ምን እንደምደርግ ታውቃለህ? ሰንደል ይጨሳል ጥሩ ማዛ ያለው ቀጭን እንጨት አለ ያ ምን ይባላል ሰንደል ይባላል። ወደ መጥተው ወደ ተነሳንበት ልመለስልህ እና ነጠላ ጫማ ይለበሳል ይጠለቃል። እኔም ብዙ ጊዜ የሚመቸኝ እንደውም ነጠላ ጫማ ማድረግ ነው። እና ሰንደል ሳይሆን ነጠላ ጫማ እለብሳለሁ።

ድንጋይ ይሰበሰባል እንዴ እናንተ ሀገር እንደዛ ምናምን ይደረጋል። እኛ ሀገር ላይ ድንጋይ የሚሰበሰበው በምን ምክንያት መሰለህ? ድንጋይ ልትሰበሰብ የምትችልበት ምናልባት ቤት የምትሰራ ከሆነ። ድንጋይ ልትሰበስብ ትችላለህ። ከዛ በተጨማሪ ግን ድንጋይ ሊሰበሰብ የሚችለው ምን አይነት ድንጋይ መሰለህ? የከበሩ ማዕድናት ያው የከበሩ ማዕድናትም ድንጋይ ናችው ግን ከዛ ከፍ ስለሚሉ የከበረ ማዕድን ተብለው ይሰበሰባሉ። እና እኔ ባለሁበት አካባቢ ደግሞ እነዚህ የከበሩ ማዕድናት ስለሌሉ ድንጋይ ልሰበስብ አልችልም። ምክንያቱም አሁን ያለንበት የምንኖርበት ቤት ተገንብቶ ያለቀ ስለሆነ። ለምንም አላማ ላውለው ስለማልችል ድንጋይ አልሰበስብም

አሁን ባለሁበት የስራ ሁኔታ ዘርፍ ላይ ያን ያህል ረጅም ጊዜ አላስቆጠርኩም ቢበዛ አንድ አመት እስከ ሁለት አመት ባለው ጊዜ ውስጥ ነው። ነገር ግን አንድን ስራ ለማወቅ ረጅም ጊዜ መቆየት አለብህ ብዬ አላስብም። የም ትንሽ ጊዜ ቢሆንም የምትሰራውን ስራ በብቃት በፍላጎት የምትሰራው ከሆነ ያን ለዛ ስራ ብቁ ትሆናለህ ብዬ አስባለሁ ፍላጎት ነው ዋናው ነገር ብዬ ነው የማስበው። ረጅም ጊዜ አልቆየሁበትም

ሙያ ነክ ነገሮች ይመቹሃል መሰለኝ ስገምት ከጥያቄዎች ተነስቼ ማለት ነው። እና ወደ ጥያቄ ስመጣ ዳቦ ማብሰል ትችላለህ ወይ? እንደ ቅድሙ የሆነች ትንሽ ማስታከያ ነገር ልስጥህ። እኛ ምን እንላለን ዳቦ መጋገር ዳቦ መጋገር ስንል ትናንሽ ነገሮች ምጣድ ላይ ነገር መጋገር እንላለን። ከዛ ደግሞ ከፍ ሲል ለበዓላት ወይም የሆነ መረሃ ግብር ፕሮግራም ሲኖርብህ ደግሞ። ዳቦ ይደፋል ይደፋል ስልህ። በትልቁ ይጋገራል እያልኩ ነው ስለዚህ። ዳቦ ይጋገራል ከዛ ደግሞ ዳቦ ይደፋል ስለዚህ አዎ።

ማታ በምን ሰዓት ትመገባለህ? ማታ ያው የእራት ሰዓት ነው በተለምዶ እኛ ሶስት ሶስት ጊዜ የምግብ ሰአቶች አሉት። ጠዋት ቁርስ አለ። ምሳ ሰዓት ከዛ እራት ማለት ነው። የማታው የምግብ ሰዓት እራት ነው የሚባለው ስያሜውን ልንገር አስቀድሜ። እና እራት የምንመገበው በብዙ ጊዜ ሁለት ሰዓት ግፋ ቢል ሶስት ሰዓት ከሁለት ሰዓት እስከ ሶስት ሰዓት ባለው ሰዓት የእራት የመመገቢያ ሰዓት ነው። ስለዚህ የኔም የእራት የመመገቢያ ሰዓት ወይም ማታ ላይ ምግብ በምን ሰዓት አትበላለህ? ካልከኝ ከሁለት ሰዓት እስከ ሶስት ሰዓት ባለው ሰዓት እመገባለሁ

የሚገርም ነገር ብስክሌት መጋለብ ወይም መንዳት ለመለማመድ ሞክሬ ነበር በልጅነቴ እስካሁን በነዳሁባቸው ጊዜያቶች በቁጥር ቢቆጠሩ ስንት መሰለህ ሶስት ቢበዛ አራት አካባቢ ይሆናሉ። እና በሚያስገርም ነገር እነዛን ነገሮች ሁሉ አድርጌ እስካሁን መንዳት ወይም መጋለብ አልቻልኩም። እና ወደፊት መጋለብ እፈልጋለሁ መንዳት መቻል ሞ እፈልጋለሁ። እና የሆነ ቀን ላይ መንዳት መጋለብ ችዬ ላንተ ለመንገር እንደሚያበቃኝ እርግጠኛ ነኝ። እስቲ የዛ ሰው ይበለን

ፎቶ የመነሳት ልምድ የለኝም። በልጅነቴ ብዙ ተነስቻለሁ መሰለኝ አሁን ላይ ፎቶ መነሳት እስከዚህም ነኝ። ነገር ግን ፎቶዎቼን ከተነሱ አሁን ላይ በብዛት የምነሳው ለ በስልኬ ስለሆነ ስልኬ ውስጥ ነው የሚቀመጡት አብዛኞቹ ፎቶዎች ማለት ነው። ከዛ በተጨማሪ ግን አንዳንድ ለመታወቂያ ለሆነ ጉዳይ ማስፈፀሚያ ምነሳቸው ጉርድ ፎቶዎች ይኖራሉ። እነሱን ግን ቤት ነው የማስቀምጣቸው

አንዳንድ ጥያቄዎች ደግሞ ግራ ነው የሚያገቡት በመስመር ላይ ገዢ ነህ ማለት የትኛው መስመር ነው መስመር ላይ ደግሞ ምን አይነት ገዢና ሻጭ ነው ያለው እሺ በ ሽያጭ አለም ውስጥ ልግባልህና በሽያጭ አለም ውስጥ ሁለት ሰዎች ይኖራሉ አንዱ ገዢ ነው አንዱ ሻጭ ነው እኔ አሁን በዚህ በሽያጭ አለም ውስጥ ብታስገባኝ እኔ ገዢ ነው ልሆን የምንችለው። ምክንያቱም የምሸጠው ነገር የሆነ ነገር ከፍቼ የማስረከበው ነገር የለኝም በዛኛው አለም ውስጥ አስገባኝ እኔ አዎ ገዢ ነኝ።

በየትኛው እጅ ትጽፋለህ? ጥሩ ጥያቄ ነው። የሰው ልጅ ሁለት እጆች አሉት ግራና ቀኝ። ለብዙ ነገሮች ለመልካም ነገሮች የምንጠቀመው ቀኝን ነው። አንዳንድ ሰዎች ግራ በግራኝ ግራኝ ሰዎች መጥፎ ነው ከወረወራ አይስትም ምናምን ነገር ይላሉ። እኔ ግን አላምንም። በሱ እኔ የምጽፈው ብዙ ነገሮቼን የማደርገው የምበላው ሌሎች ነገሮቼንም የምከውነው በቀኝ እጄ ነው። በየትኛው እጄትፅፋለህ? በቀኝ እጄ እጽፋለሁ

አዎ የሚመቸኝ አንድ ቦታ አለ ወንበር የሆነችው የተለየችው ወንበር አለች እዛች ላይ ብዙ ጊዜ አዘውተሬ እቀመጣለሁ። ነገር ግን ቤት ውስጥ በምሆንበት ሰዓት አብዛኛውን ጊዜ የማሳልፈው አልጋዬ ላይ ፍራሼ ላይ ሆኜ ነው። እዛ መኝታ ቤት ካልሆንኩኝ ግን የት ነው ሊሆን የምችለው? ቅድም መጀመሪያ ላይ ያነሳሁልህ ልዩ የተለየች ማዘወተርባት ቦታ ላይ እዛ ላይ ተቀምጬ ልታገኘኝ ትችላለህ

ከፀሀይ እንዴት ትጠበቃለህ እሺ ከቤት ስወጣ ነው መቼስ ይሄ ጥያቄ የሚሆነዋ ከቤት ስወጣ እንዴት ነው ከፀሀይ ልትጠብቅ የምችለው። ብዙ ጊዜ ጥላ ከፀሀይ ለመጠበቅ ሌሎች ነገሮችን አላደርግም። ላደርግ የምችለው አንድ ነገር ነው። እሱም ይሄ ሁዲ የሚባለው ሹራብ አለ አይደለ ብዙ ጊዜ አዘውትሬ የምለብሰው እሱን ስለሆነ የእሱን ኮፍያ ራሴ ላይ ላደርግ እችላለሁ። ነገር ግን ከዛ ውጪ። ፀሀይ ምንድናት ተፈጥሮ ናት አይደለ ተፈጥሮ እንዴት ነው? ልንርቅ የምንችለው ተፈጥሮን መቅረብ ነው እንጂ መራቅ አለብን። ብዬ ስለማላስብ። ላደርግ የምችለው ኮፍያ ላደርግ እችላለሁ የሁዲውን ከዛ ውጪ ግን ሌላ ተጨማሪ ነገር አላደርግም

በአደባባይ መናገር ማለት ሰው በተሰበሰበበት ቦታ ማውራት ከሆነ አሁን እያደረኩት ነው አሁንም አልፎ አልፎ ምናምን የማደርገው ነገር ነው። ሰው ተሰብስበው ማውራት ስልህ። ተማሪ ባለበት ቦታ ላይ ማውራት እንደዚህ ሰው ባለበት ቦታ ላይ መናገር። ለኔ አዲስ ነገር አይደለም እያደረኩት ያለሁት ነገር ስለሆነ አሁን እችላለሁ በአደባባይ መናገር እችላለሁ

ስትታመም ከስራ ትቆያለህ ወይ? አዎ የሆነ ህመም ሲያጋጥም እኮ ሲጀመር ህመም የምባለው ነገር እኮ የሆነ ነገር እንዳታደርግ የሚያግድህ ነገር ሲፈጠር ነው። ስለዚህ ወደ ስራ እንዳትሄድ ወይ ከስራ እንደዘገይ የሚያደርግ ነገር ካለ ግድ ነው ወይ ቤትህ ልትቆይ ትችላለህ ከስራም ትቆያለህ ወይም ትዘገያለህ እያለ ማለት ነው። ስለዚህ አዎ እኔም ከስራ ሲያመኝ ከስራ ልቆይ እችላለሁ ልዘግይ እችላለሁ።

ቅጽል ስም አለህ ወይ? የምትለው ስሜ ይኖረኛል አይጠፋም። ያው እንደ ሰውነትህ ከብዙ ሰው ጋር ስትገናኝ አንዱ ሚጠራ ሌላ ስም ይኖራል። አንደኛው ደግሞ አንተን ለመጥራት የሚያመቹው ስም ይኖራል። እና እሱ ሊጠቀም ይችላል። ስለዚህ ከሰው ጋር እንደመኖርህ የሚኖርህ ቅጽል ስም ይኖራል። አዎን ይኖረኛል ግን ማን ማን እንደሚለኝ ምን እንደሚለኝ? እርግጠኛ አይደለሁም

በጀት ታስረድራለህ ማለት ነው ሁሉም ሰው እኮ ሚያስተዳደረው በጀት አለው አይደለ የራሱ። ያ ማለት የወር ገቢ ካለው የወር ገቢውን እንዴት ነው? ገቢ እና ወጪውን የሚያመጣጥነው የሚለውን ነገር ይሰራል። በጀት የሚለው ነገር ይህንን ይመስለኛል እኔ ሳስረዳ። ስለዚህ ደሞዙን አምጥቶ ምን ምን ነገሮች ላይ ያውላል። ምን ለምን ያደርጋል ገንዘቡ እንዴት አመጣጥኖ ወሩን ይጨርሳል? የሚለውን ነገር ማስተዳደር ራሱ በጀት ማስተዳደር ነው ብዬ ስለማስብ። አሁን አስተዳደራለሁ

የቅጥር ሂደት እንዴት ነው ስትል ያው ብዙ ቦታ ማስታወቂያ ይወጣል እንዴት ይሄን ያህል ሰው በዚህ ትምህርት አይነት እንፈልጋለን ብሎ ማስታወቂያ የሚያወጡ ይኖራሉ። ነገር ግን ብዙ ሰውን እያሰላቸው የመጣው ምንድነው በዘመድ ወይም በትውውቅ ስራን መቅጠር ሂደት ነው። ይህ ደሞ ብዙዎችን እውቀት እያላቸው አቅሙ እያላቸው ቤት እንድቀመጡ አድርጓል። እና የብዙዎችን ህልም እየገደለ ያለወ ነገር ምንድነው ቅጥር የሚባለው ነገር ነው። እና ሁሉ ቢችል አቅሙ ቢኖረው ፍላጎቱ ካለው አብዛኛው ሰው የራሷን ስራ ቢሰራ የተሻለ ነው ብዬ እመክራለሁ እንደውም እዚህ ላይ ሀሳቤን ልስጥ

በልጅነቴ ከተጫወትኳቸውና የምወዳቸው ከነበሩት ጨዋታዎች መካከል እስካሁን ድረስም የምወደው ጩኸታ ቢኖር እግር ኳስ ነው። እሱን ነው በብዛት አብዝቼ ስጫወት የነበረው። አሁንም ብጫወተው ደስ የሚለኝ መቼም ብጫወተው ሊሰለቸኝ የማይችለውን ነገር ቢኖር። እግር ኳስና እግር ኳስ ብቻ ነው። ስለዚህ ጥያቄ መልስ የሚሆነው እግር ኳስ ነው

አዎ የግድ ነው ነገሮችን ማድረግማ ለነገ ወሳኝ ነገሮች ስለሆኑ ነው ታደርጋቸዋለህ የሚሰራ ሰው ከዛ ደግሞ ገንዘብ የሚያገኝ ሰው መጨረሻ ላይ ምንድነው አላማው ሲባል ነገን የተሻለ ማድረግ ነው። ነገን የተሻለ ለማድረግ ደግሞ አንደኛውና ወሳኙ ነገር ቢኖር ቁጠባ ነው ስለዚህ ከምታገኘው ደሞዝ ላይ መቆጠብ ግድ ነው።

የቴክኖሎጂ ችግር ሲያገጠመኝ ብዙ ጊዜ ምንድነው የማደርገው ያ ያው ራሱን ቴክኖሎጂን በመጠቀም በተለያዩ ድረ ገጾች ላይ በመፈለግ ለዛ መፍትሄ የሚፈልገውን የሚሆነውን ነገር ፈልጌ መፍትሄ እሰጣለሁ። አብዛኛው ጊዜ እሱን ነው የምጠቀመው ያው የተማርኩትም ከዛ ጋር ተያያዥ የሆነ ነገር ስለሆነ ብዙን ጊዜ አልቸገረም።